ደረሰኝ የሚለው እንግዲህ፣ ደረሰኝ የሚለውን አውቃለሁኝ። በተለያዩ በመብራት ክፍያ ደረሰኝ የውሃ ቆጣሪ ደረሰኝ፣ እንዲሁም ደግሞ በተለያዩ በሸ የተለያዩ ነገሮችን በምገዛ ሰዓት ደረሰኝ ይሰጠኛል። እናም ደረሰኝ የሚለውን አውቃለሁኝ።

ሀላፊ የሚለውን እንግዲህ እኔ ስገልጸው የቤት ውስጥ ሀላፊ አለ። እንዲሁም ደግሞ የቢሮ ሀላፊ አለ። ቢሮ ሲባል በቃ በተለያዩ በመምህራን ሀላፊ የበላይ ሆኖ የሚመራ እንደማለት ማለት ሀላፊ እና ሀላፊ የሚለው በዚህ መልኩ እገልጠዋለሁ።